የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃሌን በለማ ነው የምጠብቀው። ለምን ይለፍቃል የምንለው? መጠበቅ አለበት። አንድን ነገር ለመስራት ለማከናወን ይህ ልፍቀር ያስፈልጋል አስፈልጋለሁ። እንዴት ነው? ግን በብዛት በጎግል ላይ ነው። ጎግል ሴቭ እንዲያደርገው አደርጋለሁ ስለምንረሳ ማለት ነው። ስለዚህ እኔ እጠቀማለሁ እጠቀማለሁ ወይ እንትንን ማለት ነው። የለፍ ቃሌን ጠብቄ። በቃሌ ነበረ የምጠብቀው። አሁን ግን። እጽፋለሁ እጽፍና ይይዘዋል ነው ማለት ነው። ስለዚህ የለብ ቃልህን መጠበቅ ያስፈልጋል። ዝም ተብሎ የሚታወቀው ነገር መሆን የለበትም። አሁን ሰዎች እንዲያውቁት እንዲህ ነው። ይሄ ለብቃል ይሄን ነው እወቀው ብለህ አትነገርም። ለምን እዛ ላይ ነው ብዙ ነገር ያለህ። ያለምን ያጠፋብሃል ስራህን። ሁሉ ነገርህም ማለት ነው ስለዚህ ይለብቀን መጠበቅ ያስፈልጋል። ብዬ አስባለሁ እና አመሰግናለሁ። ይሄ ለፍቃሌ ነው በመጠበቄ በቂ እና አንዳንድ ራሱ ብንጽፍ እላለሁ ጽፈን በሚስጥር ብንይዘው። ለብካልህን እንደዛ አድርገህ ነው መጠበቅ ያለብህ። ከዛ ውጪ። አላስፈላጊና አለም ባሌን ትርክ ይሆንብሃል። ከምትሰራው ስራ ጋር ማለት ነው። ኧረ ይሄ ለፍቀሃል በደንብ አልጠበቅኩም ምን ያደርግ እያልክ እንድትጨነቅ ያደርጋል። እና የለፍቃላችንን በአግባቡ ብንጠብቀው ብንይዘው። እና ስንገለግል ብንገለገልበት እና ለሰው አልሰጠውም አናስብ ከምናምነው ሰው ውጪ። ባንነግር አዎ ሁሉም ሁሉም ነገር በይለፍ ቃል ነው። አይደለ ገንዘብህም የምታወጣው በይለፍ ቃል ነው። እንትንህንም የምትሰራው በይነፍ ቃል ነው። የመስመል ላይ ስራዎችን። እና ያለ ያይለፍቀር ብዙ ስለሚኖር ብዙ ላይ ስለምን ስለምንል እንረሳዋለን እና እንዳንረሳው ብንጽፍም አስፈላጊ ነው። ብዬ አስባለሁ። ወይም ጎግል ሲቭ እንዲያደርግልን ብናደርገው እና ያንን እቃ እስከምንጠብቀው ድረስ እስከምንይዘው ድረስ ያንን ብንይዘው ጥሩ ነው ማለት ነው። ስለዚህ የለፍቃላችንም